ስልጠና ትወስዳለህ እጨየሚለውን ጥያቄ ስንመለከት ስልጠና በተለያዩ ጊዜያት በጣም በርካታ ስልጠናዎችን እወስዳለሁ። እነኛ ስልጠናዎችም እንግዲህ በህይወቴ ላይ ያመጡት ለውጥ አለ የአመለካከት ለውጥ የክህሎትና የእውቀት እ ለውጥ አምጥቶልኛል ብዬ አስባለሁ። እ የተለያዩ ስልጠናዎችን ወስጃለሁ አሁንም እየወሰድኩ ነው። ወደፊትም ደግሞ እ እወስዳለሁ። ይሄ ስልጠና እጅግ በጣም አስፈላጊ ስለሆነ ለሰው ልጅ ማለት ነው። ለኔ ብቻ ሳይሆን ስለኔ እወስዳለሁ እየወሰድኩ ነው አሁንም ወደፊትም እወስዳለሁ። ለማለት እ እወዳለሁ።